የህዝብ ማመላለሻ ትጠቀማለህ? አወ እጠቀማለሁ። በከተማየ ያለ የትራንስፖርት አገልግሎት መስጫወችን ማለትም የህዝብ ማመላለሻ በተለምዶ ታክሲ የሚባሉት ወይም ደግሞ አነስ ሲል እንደ ባጃጅ የመሳሰሉ የህዝብ ማመላለሻዎች አሉ። እና እነዚህን የህዝብ ማመላለሻ ለ ትራንስፖርት አገልግሎት እጠቀማለሁ ማለት ነው። ምክንያቱም የራሴ የምንቀሳቀስበት ነገር ስለሌለ የህዝብ ማመላለሻዎችን ነው በመጠቀም የምንቀሳቀሰው አስፈላጊ በሆነ ሰዓት አስፈላጊ ባለሆነ አጫጭር መንገዶችን ግን ራሴ በእግሬ ልንቀሳቀስ እችላለሁ። ግን በአጠቃላይ የህዝብ ማመላለሻ በመጠቀም እንቅስቃሴዎቼን ፈጣንና ከምፈልግበት ቦታ ወደ አንድ ቦታ ነው ወደዚህ ለመንቀሳቀስ የህዝብ ማመላለሻዎችን እጠቀማለሁ ማለት ነው።

ቀልድ መናገር ትወዳለህ? ቀልድ መናገር እወዳለሁ ይሄ እንኳን ማለት አልችልም ምክንያቱም ቀልድ ሲቀልድ የሚያምርለት ሰው አይደለሁም ብዙ መቀለድም እችላለሁ ብዬ አላምንም በተቻለኝ መጠን ለመቀለድ እሞክራለሁ የሆነ ነገሮችን ሁሌ ኮስታራ ኮስታራና ቁም ነገር ከመሆኑ ባለፈ ነገር በቀልድ እየተዋዛ ሲነገር ቅልል ይላል እንደገናም አዝናኝም ሆኖ አስተማሪ መሆን ይችላል ብዬ ስለማምን አንዳንድ ጊዜ በንግግሮቼ መሃል መቀለድን እወዳለሁ። እንደ አጠቃላይ ቀልድ መናገር ከሚወዱ ሰዎች መካከል አይደሉም ምክንያቱም ቀልድ መናገር ስለማልችል ቀልድ መናገር ስለማልወድ ሳይሆን ቀልድ መናገር ስለማልችል ማለት ነው እና ቀልድ መናገር እወዳለሁ ብዬ ራሴን መግለጽ አልችልም ይሄን ይመስላል።

የአካል ብቃት እንቅስቃሴ ታደርጋለህ? የአካል ጠቃት እንቅስቃሴ አደርጋለሁ ብዬ ማለት እንኳን ደፈሬ አልችልም ግን። ማድረግ በጣም እፈልጋለሁ የአካል እብቃት እንቅስቃሴ በተለይ። ሰውነት ገንቢ የሆኑ ከጤናም አንፃር ከዛ ደግሞ ከሰውነት። መጠንም አንፃር የሰውነት መጠን የሚጨምሩ የስፖርት እንቅስቃሴዎችን ለማድረግ አስባለሁ ግን። ካለሁበት ሁኔታ አንፃር አንደኛ ሁለተኛ ደሞ ከስንፍና። እነዚህን ሁላ ላደርግ እችላለሁ ግን እሞክራለሁ። የሆነ ሰዓት። በተከታታይ ለምሳሌ የአካል ብቃት እንቅስቃሴዎችን ከት ካደረግኩ በኋላ። የሆነ ሰዓት ደግሞ ልክ ነገሮች ሳይመቻቹ ሲቀሩና መልሼ እተዋቸዋለሁ። ይሄ። አንዴ መጀመር አንዴ የመጣው ነገር አለ ማለት ነው። በአጠቃላይ ግን ወደፊት። ባልተቆራረጠው ሁኔታ። ለማድረግ አስባለሁ። እና በአጠቃላይ የአካል እውቀት እንቅስቃሴ። ሄድ መለስ በሚል ሁኔታዎች ውስጥም ቢሆን። አደርጋለሁ በቋሚነት ግን የአካል ብቃት እንቅስቃሴ አላደርግም ማለት ነው።

የምትወደው መክሰስ ምንድነው? እንግዲህ መክሰስ ተብሎ ለየት ተደርጎ የሚሰራ ምግብ ትዝ አይለኝም። እኛ ቤት ብቻ በአጠቃላይ ግን። ጣፉጭ ነገር እወዳለው ስለሆነ በጣም ጣፋጭ ነገር እወዳለው ከልጅነቴም ጀምሮ አስካሁንም ድረስ እና። እንትን በለብ እንዲይዘው ዳቦ በማር ወይም ኩኪስ። በአጠቃላይ ብቻ ጠፋጭ የሆኑ ነገሮች መክሰስ ላይ ብመገብ ልወድ እችላለው። ግን መክሰስ ብዬ አስቤ ከበላው ስንት ጊዜዬ ነውና መክሰስ መብላት ካቆምኩኝ ማለት ነው ረጅም ጊዜ ነው። ግን እንደውም ጥያቄውን ለመመለስ ያክል ከበላው ከበላው ጣፋጭ የሆነ ነገር ብበላ። ነው የሚያስደስተኝ መክሰስ ላይ ማለት ነው።

በምን ሰዓት ትተኛለህ በምን ሰዓት ትተኛለህ? በጣም ብዙ የማመሽ አይነት ሰው አይደለውም አጠቃላይ እንቅልፍ እምወድ ሰው ነኝ። ጠዋትም ቢሆን ቶሎ መነሳት እምወድ ሰው አደለሁም ማታም ቢሆን በጣም ማርፈድ እምወድ ስ ሰው አይደለሁም። ባረፍድ እና ብችል ደስ ይለኛል በጣም ደስ ይለኛል። አርፍጄ ለምሳሌ ከሌሊቱ ስምንት ዘጠኝ ሰዓት ምተኛ ሰው። ሌሊት ደግሞ ጠዋት አስር ሰዓ አስራ አንድ ሰዓት አስራ ሁለት ሰዓት በጠዋት ብነሳ በጣም እፈልጋለሁ። ግን ሳልፈልግ ራሴን አስገድጄ እማደርጋቸው ነገሮች ናቸው። እነዚህ እና በምን ሳት ትተኛለህ ሚለው? ከአራት ሰዓት እስከ ስድስት ሰዓት ባለው ብዙ ጊዜ እተኛለሁ። ቶሎ ከተኛው እስከ አራት ሰዓት ባለው ቶሎ ካልተኛው እስከ ስድስት ሰዓት። አንዳንዴ እንደ ስራ ሁኔታ ስራ በጣም ያዝኩና ስራው ላይ ትኩረት ካደረኩ እስከ ስምንትም ልቆይ እችላለሁ ማለት ነው። እና በዚህ ሰዓት እተኛለሁ። እንደዚህ ነው ማለት ነው የምተኛበት ሰዓት።